ቤቴን በቀን ሁለት ግዘ አጸደዋለሁ ጠዋት ላይ እና ከስራ በምመለስበት ሰዓት አንዳንድ ስራ ከሰረ ከሰራው በኋላ በቀን ሁለት ጊዜ ከቤት የምውል ከሆነም ሶስት ጊዜ ላጠዳው እችላለሁ። ምክንያቱም እቤት በምውልበት ሰዓት ሰውም እንግዳ ሊመጣ ይችላል። እናም ቢይልባቸው ስለሚችል ከሶስት ጊዜ በላይ ላጸዳ እችላለሁ።

የድርጅት ዝግጅቶችን ተሳትፌ አውቃለሁ ወይም እሳተፋለሁ ምክንያቱም የድርጅት ዝግጅቶች በብዛት የሚዘጋጁት ወይ ስልጠናውን ለመስጠት በዛው ነው ወይም ደግሞ የሆነ በዓል ለአንድ ላይ ሆኖ ለማክበር በድርጅት እንደዛ ተሳትፎ አድርጌ አውቃለሁ። እናም በጣም ጥሩና ደስ የሚል ጊዜ ነው የማሳልፈው።

በቤተሰቤ ቤተሰቦቼ ጋር ሁኘ በብዛት የማከብረው በዓል ኢድአልፈጥር ነው የኢድ አልፈጥር በዓል ቤተሰቦቼ ጋ ነው። እማከብረው በጣም ሰብሰብ ብለን ነው እምናከብረው በዓል እቤተሰቦቼ ጋር የኢድአል ፈጥር በዓል ነው። በጣም ደስ እሚል ጥሩ ጊዜ ነው እምናሳልፈው።

አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። እንዴት ነው ጥሩ ግንኙነት ያለኝ? ማህበራዊ ግንኙነቴ ጋር ጎረቤቶቼ ጋር ያለኝ። በችግር ሰዓትም በደስታ ሰዓትም በሀዘንም እገናኛለሁ። እጠይቃለሁ ወጪ ስገባ አደራችሁ ደህና ሆናችሁ እላለሁ። በሰላምታ በደንብ እነሱ ጋር እግባባለሁ። እናም ከጎረቤቶቹ ጋር ጥሩ የሆነ ግንኙነት አለኝ። ሁሉም ሰው እናንተም ቢሆን ከጎረቤታችሁ ጋር ጥሩ የሆነ ግንኙነት መፍጠር አለባቹ የሚል ምክር መለገስ እፈልጋለሁ።

አዎ የድምጽ መልእክት እልካለሁ በቴሌግራም ነው ብዙ ጊዜ የምልከው ወይም በዋትሳፕ መልእክት በምላላክበት ሰዓት የድምጽ መልእክት እጠቀማለሁ የድምጽ መልእክት መጠቀም ትክክለኛ መልእክትን ለማድረስ የሚያግዝ አንዱ የመላኪያ መንገድ ነው ብዬ ነው የማስበው እናም በድምጽ መልእክት መላክ ጥሩ ነው።

ታሪክ መንገር አወ እወዳለሁ። ምክንያቱም ታሪክ በጣም የሚጠቅመንን ብዙ ነገር እንማርበታለን ብዬ ስለማስብ ያለፈን ነገር ማንሳት በጣም ጥሩ ነው። ታሪክ ማንሳት በተለይ ደግሞ ያለፉ በጣም ታዋቂ የሆኑ ብዙ ነገር አስተዋጽኦ ያበረከቱ ሀገራችን ላይ ያሉት ትላልቅ ሰዎች ታሪክ መንገር ስለ እነሱ ማውሳት በጣም ያስደስተኛል። ምክንያቱም ብዙ ነገር እንማርበታለን ብዬ ስለማስብ።

እኔ ጺም የለኝም ምክንያቱም ሴት ነኝ ሴት ደግሞ ጺም የላትም። ለዛም ጺም እኔ ስለሌለኝ እንትን አልልም ነገር ግን ጺም ያላቸው ወንዶች። ጺም ሲያቆዩ በጣም ደስ አይለኝም።

እኔ የምጠቀመው ብዙ ጊዜ የፈሳሽ ሳሙና ነው ልብስ ለማጠብ ከሆነ። ፈሳሽ ሳሙና እጠቀማለሁ ነገር ግን ሰውነቴን ለመታጠብ ከሆነ ደግሞ ፈሳሽ ያልሆነ ሳሙና ነው የምጠቀመው። ብዙ ጊዜ የፈሳሽ ሳሙና ስጠቀም ለልብስ ልብሱ በደንብ ያጻዳልኛል። ገላዬን ለመታጠብ ደግሞ የጭቃ ሳሙና እጠቀማለሁ ያም ደግሞ ሳሙናው በደንብ ሰውነቴን እና ሰውነት አካላቴን ለመታጠብ ስለሚመቸኝ። እንደዛ ነው የምትጠቀመው

አወ የአካል ብቃት እንቅሰቃሴ አደርጋለሁ ምክንያቱም የአካል ብቃት እንቅስቃሴ ማድረግ የራሱ የሆነ ዘርፈ ብዙ ጥቅም አለው። ስለዚህ ከጤናጋር በተያያዘ አካል ጋር በተያያዘ በተለይ ከጤና ጋር በተያያዘ በጣም ብዙ ጥቅም ይሰጣል። አብዛኛው በሽታ በሽታዎች የመድኃኒታቸው የአካል ብቃት እንቅስቃሴ ነው። እና ለዛም የአካል ብቃት እንቅስቃሴ ማድረግ ሁሉም ሰው። ሊያደርገው የሚገባ የአካል ብቃት እንቅስቃሴ እና እናም እኔም የአካል ብቃት እንቅስቃሴ አደርጋለሁ።

የቤቴ ጣራ የተሰራው ከላይ ያለው ከቆርቆሮ ነው። ምክንያቱም ቆርቆሮ በጣም ጥቅም አሪፍ ነው ለጣራ ዝናብም ፀሀይም ይችላል። ጠሩ ቆርቆሮ ሲመረት በራሱ ሁለቱን ፀሀይና ዝናብም እንዲችል ተደርጎ ስለሆነ ቆርቆሮ በጣም ጥሩ ነው። በተለይ ከለሩ ቀይ ደግሞ ቢሆን በጣም የተመረጠ ነው። ሌላው ደግሞ ከቆርቆሮ በታች ችፑድ አለው በችፑድ የተሰራ ሁለተኛ ጣራ አለ። እና የቤቴ ጣራ ይሄን ይመስላል።

ማሸነፍ እችላለሁ ምክንያቱም ሁሌም ቢሆን አሸንፋለሁ ማሸነፍ እችላለሁ እያልን ካልሄድን ሁሌም ደካማ እንሆናለን። ለዛም እችላለሁ የሚለውን መንፈስ ሁሌም በውስጤ ስለማደርግ እኔም ሁሌም ማሸነፍ እችላለሁ ነገራቶችን በቀላሉ ማለፍ እችላለሁ የሚል እምነት ውስጤ ላይ ስላለ። አዎ ማሸነፍ እችላለሁ። ሁሉም ሰው እንደዛ ብሎ ራሱን ቢያስብ በጣም ጥሩ ነው የሚል ምክር ማስተላለፍ እፈልጋለሁ።

ብዙ ትንሽ ሳለሁ እ ያው በትንሽነቴ ብዙ ነገር ማሰብ አልችልም። ነገር ግን እ ብዙ ነገር መናገር እችል እ እናገር ነበረ የማስበው በትንሽነቴ የማስበው ሀሳብ እ በት በጣም በዛ እድሜ አይጠበቅም። ነገር ግን እ አርቄ ነበር የማስበው ግን በጣም ትንሽዬ ልጅ ነበርኩኝ። እ አሁን ላይ ሆኜ ሳስበው እንደውም በጣም ነው የሚገርመኝ።

በአንድ ጊዜ ብዙ ስራዎችን ማስተናገድ ማስተናገድ አልችልም። ምክንያቱም በአንድ ጊዜ ብዙ ስራዎችን ማስተናግድ ከሆነ ስራውን በአግባቡና በብቃት መወጣት ስለማልችል በአንድ ጊዜ ብዙሃን ስራዎችን ማስተናገድ አልችልም። ችሎታው የለኝም። አንድ ስራን ከጨረስኩ በኋላ ነው ሌላኛውን ስራ ማከናወን የምችለው። ለሌሎች ሰዎች የምመክረው እንደዛ ነው። ስራ በአንድ ጊዜ ብዙ ስራዎችን መስራት ከውጤቱ ውጤቱ ውጤታማ ውጤት አልባ መሆን ስለ ስለሚያመዝን አንድ ስራ በላይ ብዙ ስራዎችን በአንድ ስ በአንድ ጊዜ መስራት አልመክርም።

የምወደው ጣፋጭ ምግብ ኬክ ነው። ኬክ በጣም እወዳለሁ። የኬክ ዳቦ በጣም እወዳለሁ። የኬክ ዳቦ አይሰለቸኝም። በተለይ መክሰስ ሰዓት ላይ እና አንዳንድ ምግብ ከበላሁ በኋላ ቆየት ብዬ መብላት በጣም ደስ ይለኛል። እናም ደግሞ ወደ የተለያዩ ቦታ፤ መዝናኛ ቦታም ስሄድ የኬክ ጣፋጭ ዳቦዎችን መብላት በጣም ደስ ይለኛል፤ ያስደስተኛል።

አዎ የተበላሸን ነገር ማስተካከል እችላለሁ። የተበላሸን ነገር ማስተካከል የራሱ የሆነ ችሎታ የሚጠይቅ ነገር ነው። በተለይ ያን የተበላሸውን ነገር በደንብ አስተውሎ መፍትሄውን ቶሎ መስጠት መቻል ያ ደግሞ ትልቅ ነገር ነው፤ እናም የሆነ ነገር ሲበላሽ ለዛ ነገር ቶሎ መፍትሄ ሰጥቼ ማስተካከል እችላለሁ። እናም እንደውም ቤት ላይ ብዙ ጊዜ አንድ እቃዎች ሲበላሹና አንዳንድ ነገሮች ሲበላሹ እኔ ነኝ የማስተካክለው።